የህዝብ ማመላለሻ ትጠቀማለህ? እሺ ለዚህ ጥያቄ መልሴ አዎ ወይንም ደግሞ አዎ እጠቀማለሁ የሚል ነው። ለምን ቢባል ወይንም ደግሞ እንዴት ወይንም ደግሞ ከየት ወዴት የሚል አንዳንድ ጥያቄዎች ሊኖርህ ወይንም ደግሞ ያው ሊኖርህ ይችላል ብዬ አስባለሁ። እና ለምንድነው የህዝብ መመላለሻ ባሶች ወይንም ደግሞ ታክሲዎችን የምጠቀመው ከአንድ ቦታ ወደ አንድ ቦታ ባለኝ የስራ ጉዳይ ወይንም ደግሞ ባለኝ ጥሪ ጉዳይ በማየት እሄዳለሁ ወይንም ደግሞ ያን ቦታ በመሄድ በ እንትን ላለው ማነው ወይም እደርሳለሁ። ለምንድነው የምደርሰው ወይም ደግሞ በምንድነው የምደርሰው የሚለው ደግሞ ያው የራሴ ወይንም የግሌ መኪና ስለሌለኝ። በህዝብ መመላለሻ ታክሲዎች እና በህዝብ ማመላለሻ ባሶችን በመጠቀም እና አንዳንዴም ራይድ ወይንም ደግሞ ታክሲዎች የግል ታክሲዎችን በመያዝ ወደ የምፈልግበት ቦታ እንቀሳቀሳለሁ ወይም ደግሞ እሄዳለሁ ወይም ደግሞ እደርሳለሁ ማለት ነው። እና የህዝብ ማመላለሻ ለሰው ልጆች በጣም አስፈላጊ ነው ከሚባሉ ነገሮች መካከል አንዱ መሆኑንም ለማስረዳት ወይንም ደግሞ ከነጥብ ውስጥ እንዲገባልኝ በአክብሮት ስጠይቅ። ለምንድነው የሚያስፈልገው ከተባለ ደግሞ ብዙ ሰዎች ከአንድ ቦታ ወደ አንድ ቦታ የሚጓጓዙት ወይንም የሚንቀሳቀሱት በህዝብ መኪና ስለሆነ ማለት ነው። እና የህዝብ መኪና በጣም አስፈላጊ ነገር መሆኑን ያው ላብራራላችሁ ወይንም ደግሞ ልነግርህ እወዳለሁ ማለት ነው። እና የህዝብ መንቀሳቀሻ ወይንም የህዝብ መጓጓዣዎች ብዙ ጥቅም አላቸው ያው እንደኛ ብቻ ሳይሆን ለሌሎቹ ሰዎች እንኳን ብዙ ጥቅም ነው ያላቸው። ከዛ ከዛ አንፃር የተነሳ የህዝብ መመላለሻም ብዙ ሰው ይጠቀመዋል። ቤተሰቦቼም ሆነ ጓደኞቼ ዘመድ አዝማቾቼ እና ጎረቤቶቼ ሁሉ የህዝብ ማመላለሽ ባሶችን እና ታክሲዎችን በየእለት እለት የውሎ ውሏቸው ላይ ይጠቀማሉ ወይንም ደግሞ በእሱ ይገለገላሉ ማለት ነው። እና ከዚህ ከዚህ አንፃር የተነሳ የህዝብ ማመላለሻ ለሰው ልጆች በጣም አስፈላጊ ነው። ማለት በድፍረት እችላለሁ ወይም ደግሞ ማለት አያቅተኝም ማለት ነው። እና የህዝብ ማመላለሻ ሁሉም ሰው ምርጫው አድርጎ የሚንቀሳቀሰው ነገር ሲሆን ሌላ ብዙ ብዙ ነገሮች አሉ ብቻ ያው በዚህ ይበቃ ለዛሬ ይሄንን ነው ለጠየከኝ ጥያቄ መልሴን ላቀርብ የወደድኩት በዚህ መልኩ ነው። እና አመሰግናለሁ ለማለትም እወዳለሁ። የህዝብ ማመላለሻ ትጠቀማለህ ለሚለው አዎ ነው መልሴ